እሺ ቅመማ ቅመም የበዛበት ምግብ በጣም እወዳለሁ ብዙ ጊዜ ምመገባቸው የምግብ አይነቶች ናቸው። በተለይ ቅመማ ቅመም ሲበዛ የምግብ ጣፍጥናው ወይም ምግብ በጣም ይጣፍጣል በጣም ደስ ይለኛል ስለዚህ ብዙ ጊዜ የምመግበው እመግባቸዋለሁ። አዎ ቅምማ ቅመም የበዛበት ምግብ ብዙ ጊዜ እመገባለሁ ደስም ይለኛል። በተለይ ሽሮ ላይ አይነት ላይ ቅቤ ለማዘጋጀት ለምሳሌ ቅቤ ለማዘጋጀት ወይም ቅቤ ለማንጠር ብዙ አይነት ቅመማ ቅመሞችን እንጠቀማለን ስለዚህ በጣም ደስ ይለኛል። ስለዚህ ቅመማ ቅመም የበዛበት ምግብ በጣም እጠቀማለሁ ደስም ይለኛል። አይደል ጣፍጥና ለማምጣት ግን ቅመማ ቅመም ሲበዛ ብዙ ጊዜ በጣም ለጤና ጥሩ ላይሆን ይቺላል። ስለዚህ በተቻለ መጠን ቀስ መጠነኛ ቅመማ ቅመም አስፈላጊ ነውም። ስለዚህ በተቻለ መጠን አዎ ብዙ ጊዜ ቅመማ ቅመም የበዛበት ምግብ

አዎ የማስታውሰው የበአል ብዙ የማስታውሳቸው በዓሎች አሉ። በተለይ ፋሲካን በጣም ፋሲካ ወይም የትንሳኤ በዓል ለኔ ልዩና በጣም የማስታውሰው በዓል ነው። ሁልጊዜም ቤተሰብ ዘመድ የአካባቢ ሰው የሚሰባሰብበት ነው። ከተለያዩ ቦታ ለምሳሌ እኔ ያደኩት ገጠራማ ወደ ገሰኝ የሚባል አካባቢ ነበረ። እና ልጅ ሆኜ በማድግበት ጊዜ ከተለያየ አካባቢ ለምሳሌ ከአዲስ አበባ፣ ከባህርዳር ወይም በግሞ ውጭ ሀገር ያሉ ሰዎች ባህል ለመታደም ይመሰባሰቡ ነበረ። እንዲሁም ሰፈር ለሰፈር እየተዟዟርን ከአጎታችን ቤት ወደ ሌላው አጎቴ ቤት እንዲሁም ወደ እኛ ቤት እየተዟዟርን የምንታደመውና በጣም አስደሳች ጊዜ ነበረ በጣም ደስ የሚልና የሚታወስ ጊዜ ነበረ በጣም እወደዋለሁ። በጣም አስታውሰዋለሁ። ስለዚህ በጣም ደስ የሚለኝ የማስታውሰው የበአል አይነት የፋሲካ በዓል ወይም የትንሳኤ ባል በኔ ልዩ ቦታና በጣም አስደሳችና የማይረሳ በዓል ለኔ የፋሲካና የፋሲካ በዓል ነው ሌሎች በአሎችም አሉ ግን በጣም የማስታውሰው የማይረሳኝ የበአል ገጠመኝ እኔ ባለፈው ጊዜው የፋሲካ በዓል ነው።

ኦኬ ምን አይነት ጫማ ትወዳለህ? እኔ የምወደው የጫማ አይነት ብዙ ጊዜ ቆዳ ጫማ ያልሆነ ወይም ሲኒከር ጫማ ብዙ ጊዜ ይመቸኛል። ግሬ ላይ ራሱ በጣም የሚመቸኝ የጫማ አይነት ነው። እንዲሁም ጥቁር የሆነ ጫማ በተለይ አቧራ ላቧራ አቧራ ብዙ ጊዜ ነጭ በተለይ በተለይ ነጭ ጫማ እኔ አቧራ ስለሚረብሸኝ የምኖርበት ሰፈር አቧራ ስለሚበዛው ነጭ ጫማ አልወድም። ነገር ግን ከነጭ ጫማ ውጭ ያሉ ጫማዎች እንደ ቡኒ ያለ ጫማ ቡና መልክ ያለው ሲኒከር ጫማዎች ከቆዳ ይልቅ ሲኒከር ጫማዎች በጣም እወዳለሁ። እንዲሁም ቆሻሻ የሚችሉ ጫማ አይነቶችም ብዙ ጊዜ ማዘወትራቸው እና ምወዳቸው የጫማ አይነቶች ናቸው። ከቆዳ ይልቅ ሲኒከር ጫማዎች ብዙ ጊዜ ለኔ ምቾትና ደስ ደስ ሚሉኝ የጫማ አይነቶች ናቸው። ስለዚህ ሲኒከር ጫማ የመጀመሪያ ምርጫዬ ነው።

እሺ ምን ያህል ጊዜ ስብሰባ ታደርገላችሁ? ስብሰባ እኔ አሁን በደብረማርቆስ ዩኒቨርሲቲ የሲቪል ኢንጂነሪንግ ዲፓርትመንት መምህር ስሆን ስብሰባ ብዙ ጊዜ የምናደርገው። ከአንድ መንፈቅ ወይም ደግሞ በአንድ ሴሚስትር አንድ ጊዜ ወይም ሁለት ጊዜ ቢበዛ ሁለት ጊዜ ቢያንስ አንድ ጊዜ ግዴታ ዲፓርትመንት ላይ ይሄ ሁሉም ስብሰባ የሚባል አለ ነገር ግን ጥቃቅን ስብሰባዎች አሉ። ስለዚህ ጥቃቅን ስብሰባዎች በየወሩም በየሁለት ሳምንትም ያጋጥማሉ። ግን የግዴታ ግን ከወር ከአንድ ከአንድ ሴሚስተር ሁለት እዚህ ሴሚስተሩ ሲጀመርና ሴሚስተሩ ሲያልቅ ሁለት ጊዜ ግዴታ ዲፓርትመንት ላይ እንሰበሰባለን። ስለዚህ አ አሁን እንደ አጠቃላይ ከሶስት ወር ሁለት እዚህ ሲሆን ኦልሞ እሱን ስተ ስናካፍል ከአራት ወር ሁለት ጊዜ ስለዚህ በየሁለት ወሩ አንድ አንድ ጊዜ እንደማለት ነው። ስለዚህ ከሁለት ወር አንድ ጊዜ ግዴታ ስብሰባ እናደርጋለን። ይሄ ነው የእኛ የስብሰባ አይነታችን ነገር ግን ጥቃቅን ስብሰባዎች ወይም ደግሞ ቋሚ ያልሆኑ ሰብሰባዎች ብዙ ጊዜ ይኖራሉ። እነሱ ጊዜያቸውን ጠብቆ ወይም ደግሞ ቋሚ ጊዜ የላቸውም። ስብሰባ የምናደርገው በዚህ ሁኔታ ነው።

በድን ቋንቋ ታምናለህ? አዎ በድን ቋንቋ አምናለሁ ምንም ቋንቋ የሌላችሁ ዝም ብሎ ለምሳሌ በድን ቋንቋ የሚናገሩ አዋፋት አሉ። እንስሳት አሉ አዎ በድን ቋንቋ አምናለሁ። በድን ቋንቋ ወይም ደግሞ ያለመግባቢያ የሌላቸው ዝም ብሎ በመጠቋቆም። ምንም አይነት መልእክት የሌላቸው በድን ቋንቋዎች አሉ። በሰውም በምልክት። በምልክት ራሱ ይግባባሉ። ለምሳሌ በምልክት እኔ እግባባለሁ አይኔን በመጨፈን። በመሳቅ። አናቴን በመወዝወዝ። በመጠቆም። ብዙ አይነት በድን ቋንቋዎች አሉ። ስለዚህ እነዚህ ምንም አይነት ቋንቋ ሳናስወጣ ልጆችን የምቀጣባቸው በድን ቋንቋዎች አሉ። ለምሳሌ ጣቴን በመጠቆም ዋ እረፍ ምናምን የሚሉ በድን ቋንቋ አለ። ሁለተኛ ጭንቅላቴን ወይም አናቴን በመወዝወዝ። በድን ቋንቋ ስሜት በማሳየት ልጆችን የምቀጣበት መንገድ አለ። ስለዚህ በበድን ቋንቋ አምናለሁ።

"መንዳት ትችላለህ?" መንዳት መኪና መን መንዳት ስለዚህ ብዙ አይነት መንዳት አለው። መኪና መንዳት ከሆነ መኪና መንዳት አልችልም እስካሁን ባለኝ ምንም አይነት ላይሰንስ ወይም ደግሞ ፈቃድ የለኝም። ስለዚህ መንዳት አልችልም፤ ነገር ግን የመንዳት ምኞት አለኝ። መንዳት ያልቻልኩበት ምክንያት የገንዘቡ ሁኔታ ነው እንጂ የመንዳት ፍላጎቱ አለኝ ግን እስካሁን መንዳት አልቻልኩም። ከገንዘብ ወይም ደግሞ ከፋይናንሻሉ ጋር የተያያዘ ችግር ስለሆነ መንዳት ምንም አይነት ፍቃድ የለኝም። ስለዚህ መንዳት እስካሁን ባለኝ የመንዳት አቅምና ችሎታ የለኝም፤ ነገር ግን አቅሙና ምኞቱ አለኝ። ርነዳለሁ ብዬ ተስፋ አደርጋለሁ፤ ግን እስካሁን የመንዳት ችሎታ የለኝም ወይም መንዳት አልችልም የሚለው የኔ መልስ ነው። ስለዚህ መንዳት አልችልም፤ ነገር ግን የመንዳት ፍላጎቱ አለኝ። ስለዚህ ይሄ ነው መኪና መንዳት አልችልም።

ስለ ቅርብ ጓደኛክ ንገረኝ የቅርብ ጓደኛ የሚባል በጣም የማቀርበው ጓደኛ ይሄን ያህል ጓደኞች አሉኝ እንጂ የቅርብ ብዬ ተመሳሳይ ጓደኞች አሉኝ ነገር ግን አንድ የአጎቴ ልጅ አለ ሚስጥር የማዋራው ድረስ እንቻል ይባላል ሚስጥር የማዋራው ሁሉን ነገር የማዋራው ስለ እሱ ነው። ስለዚህ የቅርብ ጓደኛም ዘመዴም ወንድሜም ወንድሜ ስለሆነ እንደ ጓደኛ አልቆጥረውም። በርግጥ ወንድሜ ነው ግን እንደ ጓደኛም እንደ ሁሉም ነገር ነው የምናወራው። ባህሪው ይመቸኛል አስተሳሰቡ ምክሩ ሁለመናው የባህሪው ሁኔታችን ከሚገጥሙ ሰዎች አንዱ እሱ ስለሆነ ብዙ ጊዜ የቅርብ ጓደኛዬ። እሱን ነው የማወራው ስለዚህ ሚስጥር ብዙ ጊዜ የማወራው ከ ወንድሜ ከድረስ እንጀራው ጋር ነው። ከዛው ውጭ ሌላ ምንም አይነት እንደ ጓደኛ የምናወራቸው እንጂ የቅርብ ጓደኛ ወይም የሚስጥር ጓደኛ የምላቸው ጓደኞች

ኦኬ በባህላችን ሰርግ የሚደረገው ብዙ ጊዜ እኔ ያደግኩት ሁለት አይነት የሰርግ ባህል አለን እኛ በነገራችን ላይ በገጠራማው ሁለቱ ብሄር ቡኤረሰብ ሁለቱን ባህል አቃለሁ በገጠር እና በከተማ ሁለቱም የተለያዩ ናቸው። ነገር ግን በጣም በብዛት ያደኩበትን የገጠሩን የሰርግ ባህል ላውራህ። ገጠር ላይ የወንድ ቤት ከ ሰርጉ የሚከበረው ኤ ሌማት ወይም አቆልቋይ የሚባል ዝግጅት አለ። እሱ ብሱ መሰረት ታዳሚው ይጠራል እሱን አቆልቋይ ይበላል። ከተበላ ብኋላ ይመረቃል ከተመረቀ ብኋላም ማታ ሲጨፈር ይታደራል። ለምሳሌ እሁድ የሚጋ አይነተኛው ሰርግ ከሆነ ቅዳሜ ማታ በጣም ህይለኛ ሰርግ አለ። በባህላዊ ዘፈን ሲዘፈን ሲጨፈር ሲደለቅ ይውላል። ከዛ በበነጋው ሙሽራው ሆማ የሚባል ባህላዊ ስነ ስርዓት አለ። ሆማ ይቆርጣል ሆማ ከቆረጠ ቦኋላ ማታ አስራ አንድ ሰዓት አካባቢ ወደ ሚስቱን ሊያመጣ ይሄዳል። ሙሽራው ማታ አራት ሰዓት አካባቢ ሙሽሪትና ሙሽራው ተመልሰው ወደ ሙሽራው ቤት ይመጣሉ። በሃይለኛ ጭፈራ ፉከራ ሽለላና ዘፈን ነው። በዚህ መልኩ የገጠር የገጠሩ ማህበረሰብ ሰርግ የሚከበረው ብዚህ መልኩ ነው። ስለዚህ በጣም ደስ የሚለው ጭፈራውና ባህላኢ ሽለላው የሰርግ ስነራቱ ስነ ስርዓቱ ራሱ ግብዣው ምርቃቱ በጣም ደስ ይላል።

በስልክ ገንዘብ ያው እንደየሁኔታው ልካለሁ። ለምሳሌ በስልክ እልካለሁ አሁን እንደውም ዘመን ያመጣው ቴክኖሎጂ ሞባይል ባንኪንግ ወይም አሁን በተለይ አሁን አሁን ጊዜ ይሄ። ብር ወይም ካሽ የሚባለው መጠን በጣም እየጠፋ ያለበት ሁኔታ። ስለሆነ ስለዚህ አንዳንድ ወጪዎች ለመግዛት ለምሳሌ የተለያዩ ነገሮችን ለመግዛት በስልክ በስልክ ወይም በሞባይል ባንኪንግ ገንዘብ ልካለው። ለምሳሌ ሞባይል ካርድ ለመግዛት የግድ በስልክ ገንዘብ የምልከው አሁን የሞባይል ባንክ በተለይ በካሽ ገዝቼ አላውቅም። ሁለተኛ ነገር የማደርገው በስልክ ገንዘብ ልከው ለምሳሌ የተለያዩ ነገሮችን ስገዛ አስቤዛ ስገዛ። ለምሳሌ ባለፈው ገና በሬ ስንገዛ በስልክ ነው ብር የላክነው። ስለዚህ ብዙ ጊዜ በ ስልክ ብር እንልካለን። ስለዚህ አሁን ብዙ ጊዜ ሁኔታው በስልክ ገንዘብ እየተቀየረ ነው

ማብሰር በጣም ነው የምችለው በጣም እወዳለሁ ማብሰር ለምሳሌ ባለቤቴ በማትኖርበት ጊዜ ማብሰል ወጥ ሰርቼ እበላለሁ ድንች አብስዬ እበላለሁ እንጅራ ጋግሬ እበላለሁ። ወጥን ራሱ ኩክ አድርጌ እበላለሁ ምንም ችግር ኩክ ማድረግ በጣም እንትኔ ነው። ስለዚህ ያው በዘመናዊ መልኩ ባልማርም ባህላዊ ሸፍ ባህላዊ ሸፍ እኔ ቢባል አይገርምም ምክንያቱም ሁሉን ነገር ማድረግ ይችላሉ ምንም ችግር የለብኝም። ሁሉን ነገር ሰርቼ ያደኩ ልጅ ነኝ። ከ ያደግኩት ትምህርት የተማርኩት ራሱ ከቤተሰብ ትነጥዬ ስለሆነ ብዙ ችግሮችንም አሳለፌ ስለመጣሁ የማብሰል ችግር የለብኝም። ማብሰል ሁሉን ነገር መስራት እችላለሁ አሁን ለምሳሌ እንጀራ መጋገር እችላለሁ ወጥ መስራት እችላለሁ። ስጋ መብሰል እችላለሁ ስለዚህ ምንም ምግብ ላይ ብዙም ችግር የለብኝም። ስለዚህ ሁሉን እችላለሁ።

"ባዶ እግር መራመድ ታውቃለህ?" እንዴ እኔ ያደግኩት እስከ ስንት አመቴ ልበልህ ለምሳሌ ከሰባት ሲደመር ስራ ኦልሞስት ወደ አስራ አራት አመቴ በባዶ እግሬ ነው ያደኩት። ምንም አይነት እግሬ ጫማ አያውቅም ነበር ስለዚህ ለአስራ አራት ከተወለድኩ እስከ አስራ አራት አመቴ ድረስ ምንም አይነት ይህ ጫማ ጫማ አላቅም ነበረ። ስለዚህ ያደኩት በገጠራማው የ አካባቢ ሲሆን ምንም ይሄ በጣም ያላደገ ወይም እውቅና የሌለው ማህበረሰብ ነው ያደኩት ስለዚህ እስከ አስራ አራት አመቴ፣ አስራ አራት አመቴ ብቻ አይመስለኝም እስከ አስራ ስም አስራ አራት አስራ ስምንት አመቴ ድረስ ምንም አይነት ይሄ ጫማ እንትን አልነበረኝም። እግሬ ሙሉ ለሙሉ ወደ ጫማ የተቀየረው ጫማ ማድረግ ወይም መልበስ የጀመርኩት አስራ ሁለተኛ ክፍልን አጠቃልዬ ወደ ዩኒቨርሲቲ ስገባ ሙሉ በሙሉ ጫማ መልበስ ጀመርኩ፤ ነገር ግን እስከዛ ከ ለአራት አመት ያህል ኦልሞስት ዘጠና ፐርሰንቱን ያክል በባዶ እግሬ ነበር የምንቀሳቀሰው። ስለዚህ በጫማ በባዶ እግሬ ወይም ካለጫማ በጣም እንቀሳቀሳለሁ።

ኦኬ ዜናውን የማገኘው አሁን በተለይ ሶሻል ሚዲያን ነው የምጠቀመው አሁን ባለውበት ሶሻል ሚዲያን ቲክቶክ ዩቲዩብ እነዚህ በጣም ተደራሽ የሆኑ የሶሻል የዜና ምንጮቸ ናቸው። በተለይ የመጀመሪያው ቲክቶክ አጫጭር ዜናዎችን እሰማለሁ በጣም የምፈልጋቸው ከሆነ ዩቲዩብ ላይ ሄጄ ሙሉ ዜናውን እሰማለሁ ከቲክቶክ ወደ ዩቲዩብ ሙሉ ዜናውን መስማት እችላለሁ ይሄ ነው። ነገር ግን ከአምስት ስድስት አመት በፊት ግን የዜና ምንጬ ቴሌቪዥን ነበረ። የተለያዩ ቴሌቪዥኖችን እጠቀም ነበር የቴሌቪዥን ጣቢያዎችንም እሰማ ነበረ። የመጀመሪያ ዜና ጣቢያ እሰማለው ከኢቲቪ፣ ከኢቢኤስ፣ ከአባይ ቲቪ እንዲሁም ከተለያዩ ከቢቢሲ ከአልጀዝራ እነዚህ እነዚህን በጣም እሰማ ነበር። ነገር ግን አሁን ሙሉ በሙሉ መቶ መቶ ፐርሰንት የሚባል ዜናውን የማገኘው ከሶስት ፕላትፎርሞች ቲክቶክ፣ ዩቲዩብ፣ እንዲሁም ደግሞ ፌስቡክ ከማንበብ በማንበብ ደግሞ ፌስቡክ እና እንዲሁም ኤክስ ወይም የድሮ ትዊተር ከእነሱ የዜና ምንጮችን

አዎ ኮምፒውተር መጠቀም ትችላለህ እኔ እንደነገርኩህ በደብረ ማርቆስ ዩኒቨርሲቲ የሲቪል ኢንጂነሪንግ ወይም ምህንድስና። መምህር ስሆን ስለዚህ ኮምፒውተር መጠቀም እችላለሁ መጻፍ እችላለሁ ማንበብ እችላለሁ መጻፍ እችላለሁ ኮምፒውተር ላይ መጻፍ እችላለሁ። ኮምፒውተር ላይ። የተለያዩ ነገሮችን አደርጋለሁ ኤዲት አደርጋለሁ። ወይም ደግሞ። ካለበት ማስተካከል እችላለሁ። እንዲሁም። ኮፒ አደርጋለሁ። ስለዚህ ምንም አይነት ችግር የለብኝም መሰረታዊ የኮምፒውተር ችሎታ አለኝ። ስለዚህ በተቻለኝ መጠን የምፈልገውን ነገር ኮምፒውተር ላይ መጻፍ ማስቀመጥ መራቀቅ መጠቀም እችላለሁ። ስለዚህ። ስለዚህ ኮምፒውተርን መጠቀም በጣም እችልበታለሁ ምንም ችግር የለብኝም። ስለዚህ እችላለሁ በሚል

ልብስ በእጅ ታጥባለህ? አዎ ምንም ችግር የለብኝም። ልብስን በእጅ ነው እንደውም እኛ ቤት እውነታውን የምነግርህ ይሄ የልብስ ማጠቢያ ማሽን የሚባለው የለም ምክንያቱም በጣም ውድ ነው። ውድ ስለሆነ ስለዚህ ምንም አይነት ይሄ ልብስ ማጥቢያ ማሽን የለኝም። ስለዚህ ልብስ ማጥበው አብዛኛውን በባለቤቴ ይልቅ እኔ ነኝ። ስለዚህ ዘጠና ፐርሰንት ዘጠና ዘጠና አምስት ፐርሰንቱን የቤታችንን ልብስ የኔንም የቤት የልጆቼንም የባለቤቴንም ደስ የማጥብ እኔ ነኝ። ስለዚህ ወይ ዘጠና ፐርሰንቱን በእጄ ነው የማጥብ በእጅን ምንም አይነት ከማሽን ንክኪ የለውም። ስለዚህ መቶ ፐርሰንት ልብሳችን የምናጥፈው በእጅ ነው። ማሽን የሚባል የለንም ስለዚህ ምንም አይነት ችግር የለብንም። ስለዚህ ልብስ የምናጥበው በዚህ መልኩ ነው። ስለዚህ ልብስ የሚታጠበው በዚህ መልኩ ነው። ስለዚህ በተቻለ መጠን ልብስ በዚህ መልኩ አጥባለሁ ምንም ችግር የለብኝም። በእጅ ማጠብ

ኦኬ የምትወደው ስፖርት ምንድነው? ይሄ በጣም ገራሚ ጥያቄ ነው። ምን ስፖርት? ለማየት እና ለመስራት ብዙም ለማየት ከሆነ የማያቸው የስፖርት አይነቶች በተለይ እግር ኳስ በጣም ደስ ይለኛል። እግር ኳስን ማየት ደስ ይለኝ ነበረ አሁን እንኳን የተወሰነ ከእግር ኳስ እርቂያለሁ። ነገር ግን በጣም ደስ ይለኛል። በተለይ የእንግሊዝ ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦችን አርሰናል ሲጫወት ማንችስተር ሲቲ ሲጫወት ማንችስተር ዩናይትድ ሲጫወት እና ሊቨርፑል ሲጫወት እነዚህን ክለቦች በዋናነት አያለሁ። የእንግሊዝ ስፔን ላሊጋ የአውሮፓ ሻምፒዮንስ ሊግ እነዚህ እነዚህ እና የአውሮፓ ሊግ በጣም ከምወዳቸው እና ከማያቸው የስፖርት አይነቶች ናቸው። ሌላ የምወደው ሩጫ ሩጫ በጣም እወዳለሁ። ኢትዮጵያ አትሌቶች ሲሮጡ በተለይ ኦሎምፒክ ሲኖር በጣም ደስ ይለኛል። ሌላ በመስራት ደረጃ በጣም የምወደው ሶምሶማ ሩጫ ፑሻፕ ፑል አፕ የምንላቸው እንዲሁም በእግሬ መጓዝ በጣም የምወደው የስፖርት አይነት ነው። ስለዚህ ብዙ ጊዜ የምወዳቸው ስፖርቶች እነዚህን ይመስላሉ

ለስራ ትጓዛለህ? አዎ እጓዛለሁ ብዙ ጊዜ አሁን ለምሳሌ እንደነገርኩህ እኔ ስራዬ በብዛት የሚገኘው ደብረ ማርቆስ ዩኒቨርሲቲ ውስጥ ስለሆነ አሁን በተለይ ሰርቪስ። ወርደን ራሱ። የተወሰነ ደቂቃ እንጓዛለን እንዲሁም እራሱ ወደ ስራ ቦታ ለመድረስ ወደ ስራ ቦታ ለመድረስ ስንት ደቂቃ ቢያንስ? ከአምስት እስከ አስር ደቂቃ እጓዛለሁ ከሰርቪስ ወርጄ። ከአምስት እስከ አስር ደቂቃ እጓዛለሁ። ይሄ ነው ሰርቪስ ባለፈኝ ጊዜ። ቢያንስ ለአንድ ስዓት ለአንድ ስዓት ያክል በእግሬ እጓዛለሁ። ስለዚህ አዎ ለስራ ብዙ ጊዜ እጓዛለሁ። ስለዚህ ብዙ ጊዜ ምቹ የማይሆንበት ጊዜ አለ። በተለይ ልጆቼን አድርሼ ወደ ስራ ቦታ ለመግባት። የሰአቱ ምቹ አይደለም። ስለዚህ ወይም ለሰርቪስ የምጓዝበት ሰዓት ምቹ አይደለም። ስለዚህ ለስራ ምንም ችግር የለብኝም እጓዛለሁ።

መስኮትህን ክፍት ትተዋለህ? አዎ አሁን ራሱ ቢሮ ላይ ተቀምጬ እያወራሁ ያለሁት ስለዚህ መስኮት በተለይ የታመቀ አየር በሚኖርበት ሰዓት መስኮት እከፍት እና የታመቀውን አየር አወጣለሁ። ስለዚህ መስኮት ክፍት አደርጋለሁ ሁለተኛ ነገር መስኮት ክፍት የማደርገው በመኪና ስጓዝ በመኪና ስጓዝ በተለይ መስኮት ዳር ከተቀመጥኩ ብዙ ጊዜ ደስ የሚለኝ የመኪና መስኮት ክፍት ባደረግ በጣም ደስ ይለኛል። ምክንያቱም መስኮት የታመቀ አየርን የሰው ትንፋሽ ስለሚኖረው ያንን አየር ለማስወገድ የግድ መስኮትን ክፍት ማድረግ አስፈላጊ ስለሆነ በዚህ ጊዜ መስኮቴን ክፍት አደርጋለሁ። ስለዚህ መስኮቴ በጣም ክፍት አደርጋለሁ ምንም ችግር የለብኝም በጣም ደስተኛ ነኝ ስለዚህ መስኮቴን ክፍት አደርጋለሁ። እንዲሁም ቤት ስቀመጥም ራሱ በተለይ ምግብ በሚበሰልበት ጊዜ የሆነ ጭስ ነገር ሊፈጠር ይችላል፤ ስለዚህ በዛን ሰዓት መስኮት ብዙ ጊዜ ክፍት አደርጋለው።

በዶቄ መፍጨት ታውቃለህ ዶቄ ትርጉሙንም ዛሬ ነው ያወቅኩት ስለዚህ ዶቄ መፍጨት ታውቃለህ ለማለት የተፈለገው ይመስለኛል። ዱቄት መፍጨት ታውቃለህ ስለዚህ ዱቄት መፍጨት እኔ እንኳን አልችልም። ዱቄት የማስፈጨው የት መሰለህ ወፍጮ ቤት ከእኛ ቤት እስከ ወፍጮ ቤቱ ስንት ስንት ሜትር የሆነ መሰል? ቢያንስ አምስት መቶ ሜትር እና ከዚያ በላይ ይሆናል። ስለዚህ ዱቄት የማስፈጨው በ የዱቄት መፍጫ ማሽኖች ወይም ሞተሮች አሉ ስለዚህ እዛ እወስዳለሁ። የእጅ ጋር ተጠቀሜ ስለዚህ ዱቄቱን ማስፈጨው በዛ መልኩ ነው። እንጂ እኔ ዱቄት እንኳን ሄጄ አላስፈጭ አልፈጭም። ግን ሲፈጭ ግን አውቃለሁ ምንም ችግር የለብኝም። ይሄ በእጅ የሚባለው ግን ዱቄት አልፈጪም በዘመናዊ ማሽኖች ግን ዱቄት ሲፈጭ አውቃለሁ። ነገር ግን ዱቄት መፍጨት እኔ አልችልም።

መዋቢያ ብዙ ጊዜ እጠቀማለሁ ለምሳሌ ብዙ አይነት ከምትጠቀማቸው መዋቢያዎች ልንገርህ አንደኛ ፀ ለፀጉሬ ለፀጉሬ አሁን በተለይ እምጠቀመው ቀለል ያለ ቅባት ቅባት ብዙ ጊዜ እጠቀማለሁ። ራሱ መስታወት ውበቴን ለማየት ጠዋት ጠዋት እጠቀማለሁ ስለዚህ ቅባት በተለይ እጠቅማለሁ ፀጉሬ ማለት ነው። ሌላ ለውበቴ የምጠቀመው ልብስ ልብስ አሁን እመርጣለሁ። አሁን ብዙ ጊዜ ከእኔ ጋር እማይሄድ ልብስ እ እጠቀማለሁ። ሌላ እንዲሁ በተለይ ሻምፑ ሻምፑ እጠቀማለሁ ዶድራንት የተለያዩ ሽታዎችን ነው። ያው በተለይ የኔን ሽት ሰውነቴ እንዲሁ ጠረን የማምጣት ነገር አለ። ስለዚህ እሱን እሱን ለማስወገድ ጠረን ለማስወገድ ሽቶ ዶድራንት እጠቀማለሁ። ከዚህ ውጪ ሌላ እንደገና ደሞ ጥርሴን ለማስዋብ ደሞ የጥርስ መፋቂያ እጠቀማለሁ። ይሄ ነው በተቻለ መጠን እምጠቀማቸው ራሴን ለመጠበቅ ይሄንን ነው

ኦኬ ማታ የምሰማው ብዙ አይነት ድምጽ አንዳንድ የምትሰማቸው ነገሮች አሉ። ለምሳሌ አሁን ውሻ ሲጮህ ብትለኝ በብዛት እሰማለሁ። ውሻ የጅብ ድምጽ እሰማለሁ። አሁን አሁን ደግሞ በቅርብ ሶስት አመት ከሶስት አመት በፊት ሶስት አመት አካባቢ የሆነው ነው የመሳሪያ መሳሪያ በተለይ እኛ ሰፍር የተለያየ የመሳሪያ ድምጾች የክላሽ፣ የከባድ መሳሪያ ድምጽ በጣም የተለመደ ነገር ሆኗል። እሱን እሱን እሰማለሁ። ሌላ ውሻ በተለይ በተለይ የውሻ ድምጽ በጣም የሚሰማ የድምጽ ነው። ሌላ በር ሲከፈት ሲዘጋ አንዳንድ በሮች ሲከፈት ሲዘጋ ሌላ የሚንቀሳቀስ ኮቲ ያለው የሰው ኮቲ ሊሆን ይችላል። የእሱ ድምጽ በጣም ይሰማኛል። ክረምት ክረምት ሲሆን ማታ ሜታ የዝናብ ድምጽ፣ የመብረቅ ድምጽ እነዚህስ የተለመዱ የድምጽ አይነቶች ናቸው።

በቤቴ ልዩ የሆነ ለግሌ ከሆነ ይሄ በግል አሁን ለምሳሌ እንደ ዙፋን እንደምን ተሆኖ ምቀመጣ መቀመጫ የለኝም። ግን በጋራ ዝም ብለን ከልጆቼም ከባለቤቴም ሌላ እንግዳ ሲመጣ የምጠቀመው አይነት። ሶፋ አለ። ወንበሮች ትናንሽ ወንበሮች አሉ። ስንት ወንበሮች አሉ መሰለህ? ወደ ስንት የተለያዩ እንኳን ሶስት አይነት የተለያዩ ትንንሽ ወንበሮች አሉ። የጨርቅም ይሆናሉ ዝም ብለው ጎማ ብቻ አሉ። እና ሶፍ አለ። ስለዚህ የምትጠቀመው በጋራ ነው እንጂ የግል የሆነ። ለምሳሌ ለብቻዬ ላባወራ እኔ አባወራ ቤት ውስጥ አባወራ እንደሆንኩ መጠን ላባወራው የተለየ መቀመጫ የለኝም። ምክንያቱም እኔ እንደዛ ማምን ሰው አደለሁም ስለዚህ ምንም አይነት የግል መቀመጫ የለኝም። ግን። ከቤተሰቦቼ ጋ እኩል የምንካፈለው የመቀመጫ አይነቶች አሉ። ቀደም እንደነገርኩህ ሶፍ አለን። ወንበሮች አሉ። እና የጨርቅ ወንበርም አለን እሱን እሱን እንጠቀማለን። እኔ ነው አንድ በቃ በዛት እኩል ነው ሼር ምናደርገው

አሁን ጥላን የምትመርጥበት አሁን በተለይ ሁለቶቹንም እወዳቸዋለሁ ሁለቱንም እመርጣቸዋለሁ። ግን እንደ ሁኔታው ይለያያል። ለምሳሌ ጠዋት ከሆነ ፀሀይ እወዳለሁ። ጠዋት ላይ አሁን ለምሳሌ ከ ጠዋት ጀምሮ የጠዋት ፀሀይ በጣም ነው የምወደው ፀሀይ እጠቀማለሁ። ስለዚህ ምንም ጥላ አልፈልግም በዛን ሰዓት ለምሳሌ ከሁለት ሰዓት እስከ ስድስት ሰዓት ምንም ችግር የለብኝም። እንዲው ፀሀዩም አይበረታም ፀሀይ ፀሀይ ላይ ብሆን እመርጣለሁ። ነገር ግን ከስድስት ሰዓት እስከ አስራ አንድ ሰዓት ወይም ከሰአት ያለውን በእኛ አካባቢ ሙቀቱም ጨመር ስለሚል ጥላ ነው የምወደው። ያን ፀሀይ አልወደውም። ምክንያቱም አይኔ ይወጋል ፀሀያዋም ጠንካራ ናት፣ አይንን ትወጋለች፣ ጭንቅላትን ታቃጥላለች፣ ሰውነትን ታሞቃለች። ስለዚህ በዛ ምክንያት ፀሀይን አልወዳትም ከሰአት። ነገር ግን የምወደው ጥላ ነው። ስለዚህ እንደ ሁኔታው ጠዋት ሲሆን ጻይ እወዳለሁ። ከሰአት ሲሆን ጥላ እወዳለሁ። ስለዚህ እንደ ሁኔታው የምወደው በዚህ አይነት ነው እንጂ ምንም አይነት ምርጫ የለኝም።

አዎ ነገሮችን በስርዓት ነው የማስቀምጠው በጣም በጥሩ ሁኔታ ነገሮችን ለምሳሌ አሁን እኔ በደብረማርቆስ ዩኒቨርሲቲ መምህር ነኝ። ስለዚህ እያንዳንዱን ለምሳሌ የተማሪዎችን ማ ማቴሪያላቸው ወይም ሃንዳውታቸውን ለብቻ ዶክመንታቸውን ለብቻ እያንዳንዱን ነገር በስርዓት በስርዓት አሁን ለምሳሌ ከ አንደኛ አመት እስከ አምስተኛ አመት የሚማሩትን ትምህርቶች ለየብቻ ለብቻ በስርዓት ነው የማስቀምጥ። ሁለተኛውን የግሬድ ሪፖርታቸውን ከ እስካሁን ድረስ የምሰራውን አስቀምጫለው አልጥልም። ስለዚህ እያንዳንዱን ዶክመንት በስርዓት ነው የማስቀምጠው። የሰው ዶክመንትም በስርዓት አስቀምጣለሁ። ቤት ላይ ራሱ እያንዳንዱን ነገር በስራት ነው የማስቀምጠው። ልብስ ለብቻ ዶክመንት ለብቻ ጫማ ለብቻ እያንዳንዱ አሁን ዶክመንት አይነቶችን እንደዚያ እንደዚያ እያደረኩኝ ለብቻ ለብቻ የማስቀምጠው እንጂ በዘፈቀደ አላስቀምጥም። የኔ ልምድ ይሄን ይመ

በመንገድ ላይ ምግብ ትገዛለህ የሚበላ ምግብ መግዛት የመንገድ ምግብ አልወድም። እዉነቴን ነው የምነግርህ እንዲህ በጣም ነው። መንገድ መንገድ ላይ እየተጓዝኩኝ በመንገድ ዳር የሚሸጡ ምግቦችን በጭራሽ አልወድም። ነገር ግን ትልልቅ ጉዞ ስጓዝ ለምሳሌ ዳር ስጓዝ አዲስ አበባ ስጓዝ መንገድ ላይ። ከተሞች ላይ ለምሳሌ አሁን ባህር ዳር ስንሄድ ፍኖተ ሰላም ላይ። ዳር ስጓዝ አዲስ አበባ ስጓዝ መንገድ ላይ ከተሞች ላይ ለምሳሌ አሁን ባህር ዳር ስንሄድ ፍኖተ ሰላም ላይ። ጥራት እንትኖች አሉ ለምሳሌ ጥራጥሬ ቆሎ አለ። ብርቱካን አለ ሙዝ አለ እነሱን የመግዛት ልምድ አለኝ። ነገር ግን የበሰሉ በስለው የሚበሉ ምግቦችን በጭራሽ ከመንገድ ላይ መግዛት አልፈልግም። ነገር ግን የታሸጉ ምግቦችን ለምሳሌ እንደ ቆሎ። እንደ ብስኩት እነዚህ እነዚህ ነገሮች ከመንገድ ላይ በጣም አብዛኛውን የምገዛው እንደውም ከሱቅ ላይ ከሚሆን መንገድ ላይ ብገዛቸው ምርጫዬ ነው። ስለዚህ እንደ ሁኔታው ለያይ

የምወዳቸው ይሄ በጣም ከባድ ጥያቄ ነው። እኔ ምወዳቸው ብዙግዜ ምወዳቸው ሰባትን በጣም እወደዋለሁ። በኢትዮጵያ ኦርቶዶክስ እምነት መሰረት ሰባት ስላሴ ስለሆኑ እነሱን እወዳለሁ ስላሴ በጣም እወዳለሁ። ሰባት ቁጥር ይመቸኛል። አስራ ሁለት ቁጥር አስራ ሁለት ራሱ ሚካኤል የሚሆኑበት እና ስለዚህ ሚካኤልን በጣም እወዳለሁ። ስለዚህ አስራ ሁለት ቁጥር። አስራ ስድስት ቁጥር ኪዳነምህረት የምትሉበት ቀን ስለሆነ አስራ ስድስቱን ቁጥር በጣም እወደዋለሁ። ሌላ አስራ ዘጠኝ ቁጥር አስራ ዘጠኝ ቅዱስ ገብርኤል መልአኩ ቅዱስ ገብርኤል ለመቤታችን ትወልጃለሽ ድንግልሽና ትወልጃለሽ ብሎ ድንግል እንደምትወልድ ያበሰረበት ቀን ስለሆነ እሱን ቀን በጣም እወደዋለሁ አስራ ዘጠኝ ቀን። ሃያ አንድ እመቤታችን ማርያም በኢትዮጵያ ኦርቶዶክስ እምነት ቤተክርስቲያን መሰረት ሃያ አንድ እመቤታችን ድንግል ማርያምን የምት የምትከበርበት ቀን ስለሆነ ሃያ አንድን እወዳለሁ። ሌላ የምወደው ሃያ ዘጠኝ ቁጥር በጣም ደስ ይለኛል። የጌታችን የመድኃኒታችን የእየሱስ ቀን መታሰቢያ ቀን ስለሆነ ሃያ ዘጠኝ ቁጥርን በጣም እወዳለሁ። ስለዚህ ብዙ ቁጥር እነዚህን በተለይ በጣም የምወዳቸው ከእምነት አንፃር እነዚህን

በመስመር ላይ ትማራለህ? አዎ፣ መስመር እኮ ብዙ ነገር ታያለህ ለምሳሌ የመኪና አደጋ ሲደርስ ከእሱ የሆነ ትምህርት ትወስዳለህ፣ ሰዎች ሲጣሉት ትምህርት ትወስዳለህ። እንደገና እኔ በጣም ደስ ከሚሉኝ ነገር አንዳንድ የተለጠፉ ከሚለጠፉ ስቲከሮች በመስመር ላይ ስትጓዝ የሚለጠፉ ስቲከሮች አሉ። ከሱ ትማራለህ፣ ሁለተኛ በመስመር ሚያወሩ ሰዎችን ላይ በመስመር ላይ እየተጓዙ ከሚያወሩ ሰዎች ራሱ ከምሰማው ነገር ራሱ ትማራለህ። አሁን ለምሳሌ እያንዳንዱ በመስመር ላይ ከምታያቸው እኔ አሁን ለምሳሌ የሲቪል ኢንጂነሪ መሃንዲስ ነኝ። ስለዚህ መንገድ ላይ የማያቸውን የመንገድ ችግር፣ የመንገድ አሰራር፣ የህንፃ አሰራር አሁን ለምሳሌ ጥሩ ህንፃ ተሰርቶ ስታይ ከዚህ ህንፃ ብዙ ነገር ትማራለህ። አፒራንሱ፣ ዲዛይኑ፣ ችግሩ እንደገና ደግሞ ጥቅሙ፣ የተሰራበት መንገድ ምናምን ከእሱ እያየህ ብዙ ነገር ከመንገድ ላይ እማራለሁ። ብዙ ነገርም እቀበላለሁ።

ስራ እድገት እየፈለክ ነው አዎ እኔ አሁን በማስተር ደረጃ የሚከፈል የደሞዝ አለ ነገር ግን ይሄን ለማሳደግ የተለያዩ የስራ አማራጮችን ጎን ለጎን እየሞከርኩ ነው። አልተሳካም እንጂ እንደገና የውጭ የትምህርት እድል የስራ ደረጃየን ለማሳደግ የስራው ወይም እድገት ለማግኘት የውጭ ትምህርት እድር ራሱ በጣም እየፈለጉህ ነው። እንዲሁም ጎን ለጎን ሚሰራ የስራ ወይም ደግሞ እሂን ስራ ለቅቄ በሌላ በአትራፊ ድርጅቶች ለምሳሌ በኤንጂኦች በአትራፊ ድርጅቶች በደረጃ አንድ እና በደረጃ ሁለት። ያሉ ኮንትራክተሮች ሳይሄድ ገብቼ ለመቀጠር እንዲሁም የተለያዩ መንግስት ድርጅቶች የሚያወጧቸው ከፍተኛ ደሞዝ ያላቸውን የስራ መደቦች እየፈለኩ ነው። ስለዚህ አዎ እየፈለኩ ነው

የምትወደው እኔ የምወዳቸው የምወደው በጣም ጣፋጭ ምግብ የኢትዮጵያ ባህላዊ ምግቦች ናቸው። ለምሳሌ ሽሮ ሽሮ በጣም ሽሮ በእንጀራ በጣም የምወደው የምግብ አይነት በጣም ደስ ይለኛል። በጣም የማፈቅረው የምወደው የምግብ አይነት ነው። ስለዚህ ሽሮም በጣም እወዳለሁ ሽሮ በጣም የሚመቸኝ በጣም የምወደው የምግብ አይነት ሽሮ ነው ሁለተኛ የምወደው ምን መሰለህ ሁለተኛ የምወደው ምን መሰለህ? ፍርፍር እንጀራ ፍርፍር በጣም እንዲህ በጣም አንተ አሳሰብከኝ እንጀራ ፍርፍር ይህን በጣም እወዳለሁ። ቆንጆ በዘይት ምርጥ ሁኖ ፍርፍር ተደርጎ የተሰራ ምግብ በጣም ነው ደስ የሚለኝ። ስለዚህ እሱን ብታገኝ አንተም ብትበላ ብትጋብዙኝ ደስ ይለኛል። ሌላ አይነት አይነት ራሱ በጣም ነው የምወደው። እንዲሁም ከስጋ ምግቦች ጥብስ ጥብስ በጣም ነው የምወደው። በነጩ የተጠበሰ ጥብስ በጣም

ኦኬ አሁን ምሳሌ ምሳሌማ ምን የቀላል ነገር እኮ ነው አሁን አንድ ምሳሌ ልንገርህ። የምችለው እ የነ ቶሎ ቶሎ ቤት ግድግዳው ስንበሌጥ የሚባል ተረት አለ። እ ይሄ ምሳሌ በጣም ገራሚ ምሳሌ ነው። ነገሮችን ተረጋግቶ መስራትን እ ነገሮችን ተረጋግቶ መስራት ጥቅሙን ያሳይሃል። ስለዚህ የሆነን ነገር ጠ ጥድፍ ጥድፍ ብለህ ከሰራህ ግድግዳው ወይም መሰረቱ የማይጠቅም ነገር ይሆናል። ስለዚህ በተቻለ መጠን ነገሮችን አጥንቶ አጥርቶ ወጥሮ መስራት ጥቅም እንዳለው የሚያሳይ ምሳሌ ነው። ስለዚህ የነ ቶሎ ቶሎ ቤት ግድግዳው ስንበሌጥ የሚባል ምሳሌያዊ ንግግር አለ። ስለዚህ ነገሮችን በተቻለ መጠን በሰከነ መንገድ በሰከነ ሁኔታ አይቶ መስራት እ ጥቅም እንዳለው ያሳይሃል።

አዎ ፀሀይ ስትወጦ ሁልጊዜ አያታለው። ምንም ፊት ለፊት ስለሆነ የመኝታ ቤቴም ጠዋትም ስለምንነሳ ፀሀይ ስትወጣ ሁል ጊዜ አያታለሁ። ምንም ጠዋት ጠዋት ሁል ጊዜ መነሳት ፀሀይ ሳትወጣ ስለምንሳ ብዙ ጊዜ እና የፀሀይ መውጣትን አያለሁ አያታለሁ እከታተላለሁ። ምንም እንትን የለብኝም ሁል ጊዜ ስለማይ ምንም ችግር የለብኝም። ስለዚህ እከታተላታለሁ ፀሀይ ስትወጣ ሁል ጊዜ እከታተላታለሁ። ችግር የለብኝም። ስለዚህ አዎ እከታተላለሁ የፀሀይ መውጣትን እከታተላለሁ። ችግር የለብኝም። ስለዚህ በተቻለ መጠን የፀሀይ መውጣትን እከታተላለሁ አያታለሁ ሁል ጊዜ ጠዋት ሁል ጠዋት መነሳትም ስላለኝ የፀሀይ መውጣትን አያለሁ። እና ጠዋት ጠዋት ሁልጊዜም ከአንድ ሰዓት በፊት አሁን ባለው አንድ ሰዓት ወደዛ አካባቢ ነው ምትወጣው እና ሁልጊዜም ፀሀይ ስትወጣ። በተቻለኝ መጠን አያለሁ

ኦ አሁን ከባድ ጥያቄ ጠየከኝ አካባቢዬ ላይ ያለው ገበያ አሁን ባለው በጣም ዋጋ ይሄ በጣም ውድ የሆነ ነው ነጋዴው በተለይ። በጣም አስቸጋሪ ነው ባክህ። እንዲህ በጣም አስቸጋሪ ነው እንዲህ ለመገበያየት ትንሽ ይከብዳል። ኧረ ከባድ ነው ከባድ ነው ከባድ ነው ባክህ። ነገር ግን እከታተላለሁ ግን በጣም ከባድ ነው። ነጋዴው በጣም ማህበረሰቡን በቃ ይዤ ልብላችሁ ወይም ደግሞ እንደው ከነ ነፍሳችን ሳይበላን አይቀርም። ነጋዴው በጣም እንደ በጣም ስግብግብ በጣም ስግብግብ የሚባል ነጋዴ ነው። ስለዚህ ከእጥፍ በላይ ትርፍ ፈላጊ ነጋዴ ነው ያጋጠመኝ ስለዚህ። እከታተላለሁ አየዋለሁ ግን በጣም ውድ ነው በጣም ውድ ነው። ሻጩ በተለይ ሻጩ በተለይ በጣም በጣም በጣም በጣም። ከመጥን በላይ በርግጥ የመንግስት ጉድለት ይታይበታል ቁጥጥር ጉድለት ይታይበታል። ነገር ግን ለህሌናው የሚሰራ ነጋዴ ጠፍቷል።

ይሄ ይሄ በጣም እንዲጫጫታ በጣም እኔ አልወድም ብዙ ጊዜ አሁን ለምሳሌ ብዙ ጫጫታ ያለበት ቦታ እንዲሁ አልወድም ጫጫታ በጣም የምጠላው ቢያንስ እኔ እንዲሁ መኖር ደስ የሚለኝ እንደው አምስት እና ከዛ በታች ያለበት ሰው ላይ ብቀመጥ ደስ ይለኛል እንጂ በተለይ ሃያ ሰላሳ ያለበት ሰው በጣም ሀይለኛ ድምጽ የሚወጣበት ባልገኝ ደስ ይለኛል። ጫጫታ በብዛት አልወድም። እንዲሁ ሆቴል ላይ ራሱ በጣም ሀይለኛ ሙዚቃ ያለበት ቦታ ላይ መቀመጥ አልፈልግም። የጸጥ ያለ ረጥ ያለ በተለይ ትንንሽ ድምጽ። ሙዚቃም ይሁን ዘፈንም ይሁን ትንሽ ድምጽ የሚያወጡ ቦታዎች ላይ ነው እንጂ መሆን የምፈልገው። ሀይለኛ ድምጽ በጣም ይሄ ከሰው ጆሮ በላይ መቀበል የሚበላው በልጦ በላይ አለበት ቦታ ላይ ግን ፍጹም መገኘት አልፈልግም። ስለዚህ ጫጫታ በጣም አልወድም። እኔ የምወደው ጸጥ ያለ ረጥ ያለ ቦታ አካባቢ ብቀመጥ ምርጫዬ ነው

አዎ እንደገና ጥቅም ላይ አዎ አሁን ለምሳሌ የተበላሹ ነገሮችን የተበላሹ ነገሮችን ብዙ ጊዜ። ጥቅም ላይ ማዋል ደስ ይለኛል በጣም ነው የምኮራውም ደስ የሚለኝም እና እንደገና ጥቅም ላይ ማዋል በጣም ደስ ይለኛል። በጣም እወዳለሁ። እንደገና ጥቅም ላይ ማዋል በተለይ እያንዳንዱ እዛ ላይ እዛ ጥቅም ባውል ደስ ይለኛል። ስለዚህ በተቻለ መጠን እንደገና ጥቅም ላይ ማዋል በጣም ነው የሚያስደስተኝ አሪፍ ነገር እኮ ነው። የተበላሸን ነገር እንደገና ለጥቅም ማስዋል በጣም አሪፍ ነው። ለምሳሌ የተበላሽ ሬዲዮን ጥቅም ላይ ማዋል በጣም አሪፍ ነው። ምክንያቱም አሁን እኔ አልጥላቸውም አሁን የተበላሸ ሬድዮ ውስጥ ላይ ያሉ ነገሮች ሊጠቅሙ ይችላሉ ስለዚህ ብዙ ጊዜ የተበላሸ ነገር አውጥቼ አልጥለም። አሁን የተበላሸ ቴሌቪዥን ከአንደኛው ቴሌቪዥን ወደ ሌላኛው ቴሌቪዥን የሆነ ነገሩን ቀይሬ እንዲሰራ አደርገዋለሁ ብዙ ጊዜ እና አልጥልም ብዙ ጊዜ አዎ

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን እኔ ችግር የለብኝም በሰከነ መንገድ በጥሩ መንገድ በጣም አሪፍ በሆነ መንገድ ነው እኔ ቅሬታን የማስተካክለው። ቅሬታ መቀበል እወዳለሁ ችግር የለብኝም። እና በተቻለ መጠን ቅሬታ እቀበላለሁ እወዳለሁ ምንም ችግር የለብኝም። ስለዚህ ቅሬታዎችን በሰላማዊ መንገድ ነው የምቀበላቸው። ችግር የለብኝም እኔ ሁሉም ነገር ችግር የለብኝም በተቻለ መጠን ምንም ችግር የለብኝም ቅሬታዎችን በሰላም ነው የማስተካክለው።

በሳሃም ግን በፉም በኛ አካባቢ ባለ ፉም ነው የሚባለው ማብሰል ታውቃለህ አዎ አውቃለሁ አይ አንተ እኔ እኮ የገጠር ልጅ ነኝ። አባዬ ፉም ለምሳሌ ድንች መጥበስ ኧረ በጣም ደስ ይል ነበረ። በፉም ድንች መጥበስ መስቀል አካባቢ በተለይ ኦሮ በስማም በጣም ይገርምሃል ገራሚ ገራሚ ድንች ነበር የምንጠብሰው። በፉ ማለት ነው ምንም ችግር

ማደንዘዝ እኔ እንዴ እንዴት ማደንዘዝ ትወዳለህ? ማደንዘዝ እኮ ጥሩ ነገር አይደለም። ሰው አደንዝዘህ የሆነ ነገር አድ ኧረ አይጠቅምም እንዴ እኔ ማደንዘዝ አልወድም። ምንም አይጠቅምም። ምክንያቱም ይጠቅማል አደንዝዘ እኔ አልወድም አልወድም በሚለው ይያዝልኝ ማደንዘዝ በጭራሽ አልወድም። ምክንያቱም የሚጠቅም ነገር ስላልሆነ ማደንዘዝ አልወድም።

እንዲህ ይሄን ጥያቄ አልነገርኩም እንዴ በቤቴ ብዙ አይነት የቤት እቃዎች አሉ የወጥ እቃ አለ እ የወጥ እቃዎች ሳህኖች አሉ ጭልፋዎች አሉ እ ጭልፋ ነግሬሃለሁ ይመስለኛል ቅድም ላይ ይሄንን መልሰህ አመጣህብኝ እንጂ ብዙ አይነት የቤት እቃዎች አሉ ሳህን እ ብረት ድስት ማንቆርቆርያ